ሰላም ጤና ይስጥልን የጨረቃ ብርሃን ትወዳለህ? ነው የሚለው የዛሬ ጥያቄ ደግሞ እና አዎ ይጨረቃ ብርሃን በጣም እወዳለው በተለይ በምሽት ወጥቼ ከቤት ውስጥ ብዙ ጊዜ ስደብረኝ ምናምን ወጥቼ ከጣራው ላይ ሆኜ ከቤት ጣራ ላይ ሆኜ የተዝናናሁኝ እዚህ እያረኩኝ ጨረቃውን እያየሁኝ ብርሃኑ ብርሃኑ ደግሞ ደመቅ አርጋኝ በአከባቢው ያለ ነገር በስሱም ቢሆን እንዲመለከት ያረገችኝ በጣም ደስ ይለኛል አሁን ደግሞ በጣም የሞተ ሳለሙ ደስ ይለኛል ለምሳሌ ከፍቅረኛ ጋር ከጓደኞች ጋር ከቤተሰብ ጋርም ቢሆን አንዳንዴ መሸጥ ሲል ጨረቃ ስትወጣ ወጣ ብለን ደጃፍ ላይ በብርሃኗ ይታየን ነገሮች እያየን አየተጫወትን የተለያዩ ነገሮችን እየሰራን አብረን ግዜ ስንሰለፍ የተሻለ ነገር ማለት ነው። ደግሞ በጣም ደስተኛ ነው ያለብን ደግሞ እሱ ብቻ አይደለም ለምሳሌ እንደ በእኛ በዓል ለምሳሌ መስቀል ይባላል መስቀል ይባላል። መስቀል ባዓል ሰዓት ለምሳሌ ማታ ላይ ሰዎች ተወጨራለሁ ሰዎች ሲያደርጉ ደግሞ ብዙ ጊዜ በገጠር አከባቢ እንደ መብራት የሚያገለግሉት የጨረቃን ብርሃን ነው እና የጨረቃን ብርሃን ከደስታ ከማስደሰትና ከመዝናናት የወለጠንና ደግሞ በተጨመረ ደግሞ ብርሃኗ ደግሞ ለስራና ለሙያ ተጠቅቃቂ ማነው እንድንታይ እንድንጫወት ነገሮችን አርቃት እንድንለይ አግዘናለች እና በጣም ደስ ይላል አመሰግናለሁ።

ሰላም ጤና ያስጥልን እንዴት ናችሁ። የዛሬ ጥያቄ ደግሞ በባህላቹሁ ሰርግ እንዴት ይከናወናል ነው የሚለው? እና ይሄ መልስ የምመልሰው ደግሞ ከሁለት ክፍል አንፃር ነው በከተማና በገጥር ማለት ነው። የመጀመሪያ እስኪ የገጠሩን እናብራራ። በገጠር ብዙ ጊዜ ሰርግን ኪያኖ ለምሳሌ የእናትና አበታሉ የሴቱም የወንዱም ከዛ በኋላ ልጅ ይወላሉ። እነዛ ልጆች ቀስ እያሉ ለአቅመ ሒዋን እና ለአቅመ አዳም ሲደርሱ። የወንድየው እናትና አባት ለልጃቸው ሚት ይፈልጋሉ ማለት ነው። ሚስፈልጉት ደግሞ ያው በአካባቢው ካሉት ሰው ወይ ደግሞ ራቅ ብለው ዝምድና ፈልገው ወይ ደግሞ ሚስቴ ይፈልጉና ሚስቱን ያጨዋሉ። ይሄ እንዴት እምታጭው መጀመሪያ የግድ ልጅየው የአቅመ ኣዳም መድረስ አለበት። እዛ ያንን ከተመለከተው አባትየው ሄዶ የሚያጭለት ያ አካባቢዎች ሽማግለዎችን ትላልቅ ትላልቅ ሰዎችን ሰብስቦ ብዙ ጊዜ አራትም አምስትም ያሉ ሽማግሌዎች እነሱ ሰብስቦ ይሄዳሉ ከ ላቅመ ሂዋን ከደረሰችበት ቤት ማለት ነው። ሴት ቤት ማለት ነው ከዛ የቅመ ሄዋን የደረሰችበት የሴትዋ እናትና አባት ተቀመጥ ትሏቸዋል እዛ ደግሞ ጉዳያችንን ሳንፈጽም ወይም ሳናገር ሳንናገር አነቀመጥም ያሉት እዛ ጉዳያቸውን ተናገሩ ይባላሉ። ጉዳያቸውን ተናገሩ ሲባሉ የሴት የወንድየው እናት እንድንሽማግሌዎች ልጃችሁን ለልጃችን ብለው ምድጃ ይቀርባሉ ማለት ነው። ምድጃ ቀርቡ የሴት እውነትና ምት ውስጥ ደግሞ እነሱን ይሰሟቸውና ከዛ በኋላ ስለ ልጁ ያጣራሉ። መጀመሪያ ሴቲቱ ታጭታ ተሆነ አይሆንም ታጭታለች እሷ አባ አገሌ አስቀድሞ መጥቶ አጭታት ነበር ይላሉ። ካልሆነ ደግሞ ወይም ነፃ ሁና ሳትጠጭ ሳትታጭ በፊት ከሆነ ግን እነሱ የደረሱት ስለ የምታገባው ወንድ ባህሪ ስለ ወንዳ ወንድነቱ ስለ ስራ ብቃቱ ስራ እንዴት እንደሚያከናውን። ስለ ተግባዊነቱ ስለ ያለው ከማህበረስ ጋር ያለው ግንኙነት ተጋደኞቹ ጋ ያለው ግንኙነት ምን ያህል ሀብት መያዝ ምናምን የተለያዩ ነገሮችን ያጣራሉ። ማነው ወይም ይጠይቃሉ እና ንዛት ነገሮች ደግሞ በትክክል ያንን ጥያቄ ይመልሳሉ ማነው? ይሄ ለምን የምናደርገው ለምሳሌ በግምት ዝም ብለው ገና ለገና ሽምንግልና መጥቷል ብሎ እሺ ቢሉ የነሱ ልጅ የኪራል ትጎዳ ትችያለች ከማይሆን ሰው ሶ ስለዚህ ይሄን የሷን እንደተጎዳ አስቀድሞ ነገራቶችን ያለውን ሁኔታ አጣርተው አንስላ ስለው ይወስናሉ። ማለት ነው እና እዚህጋ አንጳር በጣም ጥቅም አለው። እነሱ የኔ ማጣራታችን ማነው ከዛ በኋላ እንትኖችን ያጣሩና ያን የወንድ መጥቶ ያን ሙሽራ ወይም የዛ የእናትና የዛኛው ልጅ ባህሪው ጥሩ ቶሆነ እነሱ በፈለጉት ልክ ከሆነ ቀን ይቀጥሩና በቀኑ ቀን ተገናኝተው ይወስናሉ ማለትነው። ከዛ እሺ ክተባሉ በኋላ ቀን ቀጥሮ ይወስናል ይወስዳሉ ቀነቀጠሮ ከተወሰደ በኋላ የጋብቻው ቀን ማለትነው። ድንግስ ማዘረጅ ይጀምራሉ ማነው ድግስ ያዘጋጁ ከሁለት ወገን የሚዘጋጀው ከሚስት እናትና አባትና ከጮኛው አለ አይደለ ከሙሽራው እና ከሙሽራው ቤት ማለት ነው። ከዛ በፊት ግን የሙሽራው ቤት እንደ እንትን አድርጎ ከሰርግ በፊት ፍየል ወይ ደግሞ በግ ይዞ ሄዶ የቤተሰብ ትውውቅ ያደርጋሉ። ካሩጉ በኋላ የሰርጉ ቀን ወር ወይ ሁለት ወር አስቀድሞ ቀን ያደርጉና ድንግስ ይጀምራሉ ማለት ነው። ከዛ ድንግስ ሲያደረጉ የሩቱንም እንደ አንድ አድርጌ ስትናገር ብዙ ጊዜ በእኛ በገጠር ድግስ የሚከናወነው ለምሳሌ እንደ ጠላ ይዘጋጃል መጠጥ ማለት ነው። ጠላ ጠጅ ወይን አልኮል ለማይወዱ ደግሞ ቡቡኝ እና የተለያዩ ተለያዩ መጠጦችን እንደየአካባቢው የኛ አካባቢ ይሄን ነው ብዙ ጊዜ የሚያዘጋጁት ማለት ነው። ይሄ ከሚጠጣን ነው ለሚበላ ደግሞ የመጀመሪያው እንጀራ በሰፊው ያዘጋጃሉ ምክንያቱም ያን ለማድረግ ደግሞ ብዙ ዱቄት ያስፈጫሉ አውክቶው እንጀራ ያጋግራሉ። እዛ ደግሞ በሬ ደግሞ ይገዛሉ በሬ ገዝተው ደግሞ በሬውን ያርዱታል ስጋም አድርገው ይጠቀሙታል ማለት ነው። እና ይሰሩ ቀን ይሄን ነገር አዘጋጅተው ከማህበረው ጋር እየበሉ የተጫወቱን ሁለቱን ሙሽራቱና ሙሽራቱ ይገባሉ ማለት ነው። እና በጣም ደስተኛ የሆነ ትዳር ይኖራቸው

ሰላም እንዴት ናችሁ። የዛሬ ጥያቄ ደግሞ ማህበራዊ ሚዲያ ትጠቀማለህ ነው የሚለው? አዎ ማህበራዊ ሚዲያ እጠቀማለሁኝ ለብዙ ነገሮች እጠቀማችኋለሁ። ግን እንደሱ ከማለት በፊት ማህበራዊ ሚዲያ። ተጠንቅቀን መጠቀም አለብን ምክንያቱም ማህበራዊ ሚዲያ በራሱ ጥቅም አለው ጉዳትም አለው ማለት ነው። እና መጀመሪያ ከጥቅሙ ስንነሳ ማህበራዊ ሚዲያ ማለት። ሰዎች በኦንላይን ወይም ደግሞ ያለ ፌስ ቱ ፌስ ወይም ያለ እርስ እርስ መገናኘት በስልካቸው ወይም ደግሞ በላፕቶፓቸው ብቻ ኢንተርኔት በመጠቀም የሚገባዩበት የሚገናኙ ቦታ ነው። እና ማህበረ ሚዲያ ጥቅሙ አንደኛ ለመገበያየት ነው። ወይም ለማርኬቲንግ ይባላል በእንግሊዝኛ ለመገበያየት መገበያየት ስንል ለምሳሌ አንድ ነጋዴ አለ አንድ ነጋዴ ያለውን ምርት። ማህበራዊ ሚዲያ በመጠቀም ለምሳሌ ማህበራዊ ሚዲያ ላይ ቲክቶክን ዩቲዩብ ቴሌግራም ዋትሳፕ ትዊተር የተለያዩ ሚዲያዎችን በመጠቀም ያለውን ምርት ምን ያደርጋል ያስታዋውቃል ማለት ነው። ከዛ ካስተዋወቀ በኋላ ከትንሽ ጊዜ በኋላ ያንን ያንን መስታወቂያ ደግሞ ሌላ የሚገዛ ሰው ወይም ደግሞ መግዛት የሚፈልግ ሰው እጅ ውስጥ ይገባል ማለት ነው። ከዚያ መግዛት የሚፈልጉ ሰው ደግሞ ያንን ሊገዛ የፈለገውን ነገር በቀላሉ ከእጁ ባለች ስልኩ ብቻ ከፍቶ በኢንተርኔት በመጠቀም ገብቶ በቴሌግራም ሆነ በቲክቶክ በማንኛውም በተለቀም ሚዲያ ውስጥ ገብቶ። ምን ያደርጋል ማለት ነው ዋጋውን አይነቱን ጥራቱን ብዙ ነገሮችን ያጠራል ያያል ይመረምራል ማለት ነው። እና በጣም ደስ የሚል ነገር ነው። ይሄ የድሮ ድሮ የነበረው በአካል ሄዶ ገንዘብ ተሸክሞ ምናምን ነበር። አሁን ግን ቁጭ ብሎ በስልኩ ብቻ ወይም በኢንተርኔት ተጠቅሞ በላፕቶፕ ብቻ ነገሮችን መጨረስ የምችልበት ጊዜና ሰዓት ነው ማለት ነው። እና ማህበራዊ ሚዲያ ከመገበያየት አንፃር በጣም ጥቅም ያለው እንትን ነው መንገድ ነው። ሁለተኛው ደግሞ ለምሳሌ ለእንትን ለመገናኘት አሁን በጣም ሩቅ ሀገር ያሉ ሰዎች ለመገናኘት በጣም ብዙ ቀን እና ብዙ ሰዓት የሚፈጅባቸው ሰዎች ማህበራዊ ምድብ በመጠቀም ብቻ በቀላሉ ሊገናኙ ይችላሉ ማለት ነው። ለምሳሌ እንደኛ ማህበረሰብ ብዙ ብዙዎች የተለያዩ ስራዎችን መስራት እና እድል ለማግኘት ወደ አሜሪካ ይሄዳለሁ አሜሪካ እንግሊዝ የተለያዩ ፍራንስ ሀገር ይሄዳሉ ከዛ የተሻለ ስራ ለማግኘት እና እና እንደ ኢትዮጵያ ኢትዮጵያ ሆነ አንድ አሜሪካ ያለውን ሰው ቶሎ ልተገኛው አትችልም በአካል ለማግኘት በጣም ብዙ ጊዜ ይፈጃል እሱም ከባድ ነው። አይቻልም በስልክም ከባድ ነው በስልክ ማለት በድምጽ ማለት ነው። ግን ማህበር ሚድያ በመጠቀም ለምሳሌ እንደ እንደ ቴሌግራም እንደ ዋትሳፕ ትዊተር ቲክቶክ ዩቲዩብ የተለያዩ ማህበረ ሚዲያዎችን በመጠቀም ግን ከዚህ ኢትዮጵያ ውስጥ ተቀምጦ ብቻውን ብቻ ኢንተርኔት በመጠቀም ከዛ ያለውን ዘመዱን ወገኑን መታወቅ መጫወት መገናኘት በቀን በቀን ማውራት ይቻላል ማለት ነው። ይሄ በቀለል መንገድ ከፈለጉ ፊት ለፊት በመታየት በፊሻል ማለት በእንግሊዘኛ እንደሚባል ፊል ለፊል እየተያዩ ፈለግዶም በድምጽም ይሆን ይችላል በቴሌግራም አርገው ሊገበያዩ ሊያወሩ ሊጫወቱና የተለያዩ ነገሮችን ሼር ሊያደርጉ ናፍቆታቸውን ሊገላለጹ ፍቅራቸውን ሊገላለጹ ይችላሉ ማለት ነው። ይሄ በጣም ጠቀሜታ ነው። ሶስተኛው ደግሞ ማህበራዊ ምድያ ሚድያ ምንድነው? በጣም ጥቅሙ ደግሞ ከእውቀት አንፃር ነው። መጀመሪያ ከገበያ አለ ሁለነኛ ደግሞ ሩቅ ዘመዶች ከማግኘት አንፃር አለ። ሁለተኛ ሶስተኛ ደግሞ ከእውቀት አንፃር እውቀት ለምሳሌ የተለያዩ የመጽሐፍቶች የሊቆች ምናምኖች ጠበብቶች ማህበራዊ ሚድያ በመጠቀም ያላቸውን እውቀት ለማህበረሰቡ ይለቃሉ እና እኔ ደግሞ ለምሳሌ አሜሪካ ያለውን አንድ ፕሮፌሰር ሄጅ በአካል ማግኘት አይጠብቅብኝም በማህበራዊ ሚድያዎች በመግባት እሱ የሚለቃቸውን ሀሳቦችን መጽሐፍቶችን አውርጄ መመልከት ማንበብና ማዳመጥ ብችል የሱን እውቀት በቀላሉ ማግኘት እችላለህ ማለት ነው። እና የተለያዩ እውቀቶችን ማህበራዊ ሚዲያ ላይ ልናገኝ እንችላለን ማለት ነው። ከእዚህ አንፃር እጠቀማለሁ ጉዳቱ ስንል ደግሞ ማህበራዊ ሚድያ ላይ በጣም አብዝተን የምንጠቀም ከሆነ ለምሳሌ ከእኛ ከሚጠቅሙ መረጃዎች ውጪ ለምሳሌ እንደ ቀልድ ቲክቶክ ለምሳሌ አሁን ቲክቶክ ላይ ብዙ ጊዜ ቀልዶች አሉ አልባሌ ነገሮች አሉ መጥፎ ጥፎ ነገሮች አሉ አሁን ለምሳሌ እንደ ግብረ ስጋ ግንኙነት በጣም መጥፎ ባህልም የሚያበላሽ ማለት ነው። እና እነዚህ እነዚህ ነገሮችን ወጣቶች ምናምን ብዙ ጊዜ አትኩሮ የሚያዩት አሁን ምናምን የሚያደርጉ በጣም ብዙ ጊዜ የሚመለከቱ ከሆነ የነሱን ህይወት ሊያበላሽ ይችላል። እሱ ብቻ አይደለም ለምሳሌ በአንድ አካባቢ የተፈጠረው ችግር ወይም ደግሞ አመጽ በሌላው አካባቢ በቀላሉ ሊሻገር ይችላል ያለምንም ምክንያት ማለት ነው። ምክንያቱም በቀላሉ ነው እንነትን ስለሚል ማለት ነው። እና በጣም ብዙ ጉዳቶች እንዳል መካከል በጥቂቱ እነዚህ ይመስላሉ። አመሰግናለሁ

ሰላም እንዴት ናችሁ። የዛሬው ጥያቄ ደግሞ የምትወደው የፊልም ምንድነው ነው ሚለው? እኔ የምወደው ከምናገሬ በፊት ግን እስኪ ስለ ፊልም ትንሽ እናውራ ፊልም ማለት ምን ማለት እንደሆነ? ፊልም ማለት ብዙ ጊዜ አንድ ደራሲ እውነተኛ ታሪክን የያዘ የሚጽፈው ጽሁፍ ወይም ደግሞ ከልብ ወለድ የጻፈውን ጽሁፍ በተለያዩ ሰዎች አስገምግሞ ረዘም አድርጎ በመጻፍ በተለየ ክፍሎች ከፋፍሎ በድራማ አገልግሎት ወይም ደግሞ በአንድ ፊልም ብቻ አድርጎ አዘጋጅቶ ለተመልካች እንዲመች ማንበብ ለማይችሉት ምናምን ለማንበብ ጊዜ ለሌላቸው ሰዎች። በተለይ ብዬ በተለያዩ ሶሻል ሚዲያዎች እንዲመለከቱት የተለያዩ የፕሮዲዩሰሮችን ቀጥሮ እንደነ ተቀብሎ እነሱ ኢንቨስት አድርገውበት የተለያዩ ተዋናያኖች ወይም ደግሞ የሚተውኑ ሰዎችን ቀጥሮ ደግሞ ፊልሙን የሚሰራበት ሁኔታ ነው ማለት ነው። እና እንደዚያ ሲያደርግ ብዙ ውጪ ያወጣል ያንን ወጪ ደግሞ በኋላ ከፊልሙ ከሚያገኘው ትርፍ ይክሳል ማን ወይም ያካክሳዋል። እና ፊልሞች ብዙ አይነት ፊልሞች አሉ ለምሳሌ እኔ ልጅ እያለሁ ሳይ የነበርኩት ፊልም ነበር በጣም የምወደው ልጅ እያለሁ ምክንያቱም አሻንጉሊት ፊልም ቀለል ያሉ ናቸው። ያን ያክል አያስደብሩኝም ምክንያቱም አሻንጉሊት ፊልም ስናይ እንደዚህ የሚያስደነግጥ ነገር የለም። ቀልድ ነገር ነው የሚያስቅ ነገር ነው የሚናገሩት እና ደግሞ የተለያዩ አኒሜሽኖች ምናምን ስለሚጠቀሙ ለኛ ለትምህርት ለምን ነገር ስለሚጠቀሙነ እና ብዙ ጊዜ ያሻንጉሊት ፊልም አያለው ይሄ ልጅ እያለሁ ነው። ከፍ ስል ደግሞ የ በእድሜ እድሜዎቼ ከዘጠኝ እስከ አስራ አምስት ባለው እድሜ ደግሞ በጣም ስወደው የነበርኩት ፊልም ደግሞ ለምሳሌ በኤምቢሲ ሁለት ወይም በኤምቢሲ አክሽን ሲለቀቁ የነበረው ወይም ብዙ ጊዜ የአክሽን ፊልሞች። አክሽን ማለት የድብድብ የ የአሜሪካ ፊልሞች የስለላ የተለያዩ የአንድ አክተር እና አንድ ጠላት ያለበት ፊልም የለም የአሜሪካ ሚለቀቅ እንደዚህ አይነት ፊልሞች ሲመለከት ነበር በጣም ያስደስቱኝ ነበር። የፊልሞቹ ምክንያቱም ያላቸው የ የአእምሮ ማንሰላሰል ያንን ሰውዬ እንዲህ አድርጌ ምን ምጥለው ምናምን የሚለው ነገር በጣም ያንን ሴራውን ማስተዋል በጣም ያስደስተኝ ነበር። ከዛ ከፍ ስል ደግሞ ማየት የወደድኩት ለምሳሌ የህንድ ፊልም ማየት የጀመርኩኝ በጣም የምወድ ፊልም ደግሞ የህንድ ፊልም ደግሞ ወደ ፊልም ትንሽ ጉዳትም አለው ጥቅምም ማለው ጥቅሙ በጣም ያስደስታል ያስተጋል ያጫውታል ምናምን ጉዳት ደግሞ አንዳንዴ ከሰው ተራ የወጣ ነገር ያደርጋሉ ለምሳሌ አንዱ ሰው አስሮ ሰው ሲደበድብ በ በትክክለኛ ህይወት በሚደረጉ ነገሮችን ሲያደርግ እናየዋለን ማለት ነው ይሄ ደግሞ በልጅነት አይምሮ ካየኸው እውነት አርገህ ስለምታስበው የተለያየ ምልክት ይዘህ ታደርጋለህ ማለት ነው። ከዛ ግን ይሄን ፊልም እያየሁ አደኩና ከዚህ እድሜ ደግሞ ከፍ ስል ደግሞ አሁን በሃያዎቹ ስገባ ደግሞ በጣም እየወደድኩት የመጣሁት ፊልም ደግሞ ለምሳሌ የቱርክ ፍልሞች በቃና እንደ ኢትዮጵያ ለምሳሌ አሁን በቃና ቲቪ ሚለቀቁ ፍልሞች አሉ። የሮማንስ የሆነ የፍቅርም ያላቸው የሆነ ተንኮልም ያላቸው ፊልሞች አሉ ተንኮል ያለበት ብዙ አይነት ገጸ ባህሪ ያለበት ፊልም አለ። አይደለ እነሱ እሱ ደግሞ በጣም ደግሞ ደስ ደስ ይሉኛል በተለይ አሁን ቃና ለምሳሌ እነ ጥቁር ፍቅር እነ ዛራና እና ቻንድራ እነ የ ውበት ወጥመዶች ማለትም የውበት እስረኞች እነ ታዳኙ የተለያዩ አይነት ፍልሞችን ስመለከት ነበር በጣም ደስ ሚል እነዚህ እነዚህ ፍልሞች ልጅ እያለሁ ስንመለከታቸው ስትደሰትባቸው እና ስዝናናባቸው የነበሩት ፊልሞች ናቸው ማለት ነው። እና በጥቅሉ እኔ የምወደው ፊልም ብዙ ጊዜ አሁን ባለውበት ሰዓት የሮማንስ ፊልም ነው የምወደው ሮማንቲክ የሆኑ ፊልሞች የፍቅረኛሞች በጣም ደስ ይለኛል። ወንድየው እንዴት ልሴቱ ፍቅር መግለጽ እንዳለበት የሚያደርገው ሂደት ሴቲቱ ደግሞ እንዴት የወንድየውን ፍቅር እንደተረዳቸው የተረዳችሁን አይነት መንገድ እሱን ነገር ምክንያቱም ለህይወቴ ስለምጠቅመኝ እኔ ወደ ወደፊት ሚስት ሳገባ ለጮኛዬ እንዴት ፍቅሬን መግለጽ እንዳለብኝ ነገር የማስብበት የማሰብበት መንገድ በደንብ የሚያብራራልኝ እና የ የሚያበረታታኝ ስለሆነ እሱ ጣም ይመቸኛል። በተረፈ ሌሎችም ነው ይመቹኛል ግን በይበልጥ ሮማንስ ይመችኛል። አመሰግናለሁ

ሰላም ጤና ይስጥልን እንዴት ናቸው? የዛሬ ጥያቄ ደግሞ በልጅነትህ የምትወደው ጨዋታ ምን ነበር ነው የሚለው? ይሄ ደግሞ እንደ አንድ ኢትዮጵያ አድርጌ ስመልስ በልጅነቴ ብዙ ጨዋታዎችን ጨዋታ አለው። ለምሳሌ ከዛ ጨዋታዎች መንከል መሃረቢን ያየችው የሚባል ጨዋታ አለው በጣም የሚሞሉ ጨዋታ ነው። የጨዋታ እንድትመሰላቸው እንድትጫወተው። የሰፈር ልጆች አሉ እነሱ ጋር። ባንድረን እንሰበሰብና ከዛ በኋላ ክብ ሰርተን እንቀመጣለን ቁጭ ቁጭ እናለን። ከዛ በኋላ የሆነች ልጅ ወይም ከእኛ መካከል አንዷ። ቆራጣ ነገር የሆነ ጨርቅ ወይም ደግሞ ትንሽዬ ኳስ ኳስ ትይዝና ወይም ትንሽዬ መሀረብ ነገር ትይዝና ያቺ መሀረብ ይዛ እኛ አናያትም ከኋላችንም ነው ምትዞረው። መሃረቤን ያያችሁ እያለች ትዞራለች። እና እኛ ግን ፊልፊል የምንታዩኝ እሷ አይነት መዛ አላየንም ባካችሁ ያለ ደግሞ እኛ ደግሞ እንመልሳለን ማለት ነው። አሁን እሷ በድጋሚ መሀረቤን ያያችሁ እያለች ትዘራለች እዛ መጨረሻ ላይ አንዱ ሰዓት ሰው ከአንዱ ኋላ ትጥጥጥጥጥ ትጥለውና ትሮጣለች ማለት ነው። እዛኛ ደግሞ ተነስቶ እንሮጣለን ልክ ያንን ልጅ ያንን እቃ ሲያገኘው እነሱ እሷን ይከተላታል ከዛ በኋላ መጥቷት እንደገና ለመጫወት እንጀምራለን። ይሄን እንቃየራለን ማለት ነው ይሄን ጨዋታ በጣም ነው የምወደው እዚህ እያለሁ። ሁለተኛው ደግሞ ለምሳሌ በጣም ውድ ጨዋታ በልጅነቴ ሌባና ፖሊስ ነበር። ሌባና ፖሊስ ደግሞ ለዚያ ያለው እንዴት ነው የምንጫወተው? ፖሊሶች በአንዱ እንሰበሰብና ቡድን ቡድን እንሰራና እዛ ግማሹ ሌባ ግማሹ ፖሊስ ይሆናል ማለት ነው። ከዛ በኋላ ግማሽ ሌባ የሆነው ልክ ነገር እንደ ሰረቀ አድርጎ የሆነ እዛ ለማምረጥ ይሞክራል ሌቦች ደግሞ እንደ መንግስት አካል ራሳቸውን እያዩ ሌቦ ለመናዝ ይሞክራሉ። እዛ መጨረሻ ላይ ሌቦች ሲያያዙና አምነው ነው ይቅርታ ምናምን ሲጠይቁ በዛው ማስተማር ነገር ነበር በጣም የሚያስተምር ነገር ነው። ይሄን ወዶ ነበር እኔ ብዙ ጊዜ ፖሊስ ነበር ምሳ የምትጫወተው ምክንያቱም ሌባ ማለት ብዙ መጥፎ ነገር ስለሚሰራ። አንያ በርግጥ ለዚህ አለም የምጫወተው ሌባው መጥፎ ነገር አይሰራም ግን። ሌባው እንደዛ አክት ስለሚያደርግ እኔ አክት ማድረግ እንደዛ መሆን ስለማልፈልግ ፖሊስ እሰራለሁ ማለት ነው። ከዛ ፖሊስ ሆኜ ንገሩን አዛምኜ አስተካክዬ እንዘግን እንጨታለን። ሶስተኛው ደግሞ ትንሽ የሚያስከፍል ስል ደግሞ በ አካባቢ ስምንት ጨዋታ ለምሳሌ ኳስ ኳስ ደግሞ በጣም ነው የምንጫወተው ለዚህ ጋር ትንሽ ከፍ ካለ በኋላ። ቡድን ቡድን እንመሰረትና አምስት አምስት አስር አስር ምናምን የግድ አስራ ሁለት እና አስራ አንድ አስራ አንድ አስራ አንድ መሆን አይጠብቅብንም። ልክ እንደ ፕሮፌሽናሎች ወይም እንደ ትልቆች እና ሆነን በሰፈራችን እንደፈለግን እንጫወታለህ። ጭቃ አንልም ፀሀይ አንልም እዚህ አለ በጣም ነበረ የምንደሰተው ዝም ብለን ያለ ምክንያት እና ኳስ ጨዋታ በጣም ስንጨዋት ነበረ። እቺም በጣም ወደ ጨዋታ ነበረ ሶስተኛው ደግሞ ይሄኛው ድንቅ ደግሞ ለምሳሌ እንትን ደግሞ በጣም የምንለው ጨዋታ ጥምጣም የሚባል ደግሞ አለ ጥምጣም ማለት ደግሞ በአካባቢው እቅድ ያለ ግንድ ያለው ዛፍ ይኖራል ወይ ደግሞ ፖል ይኖራል። እዛ ፖል ላይ ኳሷን ገመድ እናስራትና በረዘም በረጅም ነገር ይነስራት እና እዛ አዛፖል ላይ እነስራታለን። ከዛ በኋላ በአንዱ ጎን አንዱ ልጅ ይሆናል በአንዱ ጎን ደግሞ አንዱ ልጅ ይሆናል እና ከዛ በኋላ አይቼን ኳስ በአንዱ ላይ ቀድሞ የጠመጠመ ጨዋታ እንጫወታለን አይደለም ማለት ነው። አንዱ አንዱ ጨዋታ ይመተታል አንዱም አንዱ ጨዋታ ይመተታል ቡድን በዛኛው አድርጎ ኳሳችን ሲጠመጥማት ያሸንፋል። ማነው በጣም ደስ የሚጫወታ ነበር ጥምጣም ይባላል። አንደኛ አካባቢ ጥምጣም ይባላል። ሌላ ደግሞ የምወደው ጨዋታ ልጅ እያለን ድብብቆሽ ነበረ ደብብኮች ደግሞ በጣም ወደ ጨዋታ ነው። በተለይ በዚህ ጊዜ ወደ ደብብቆች የምንጫወተው ወደ ጸለልም ወደ መታከብ አስወርሰህ አካባቢ ሲሆን ነው። እንዳንተ የብዙ ጊዜ እና ቡድን ቡድን እንሰራና አሁንም የዚህ ላይ ቡድን ብዙን አስፈልግም ግን። ለምሳሌ እንሰበሰብና እዛ መሃል እንጠጣለን እንጠጣለን በኋላ የደረሰው ሰው አይኑን ይጨፍተን ማለት ነው ከዛ አይኑን ጭፍሮ። ከአንድ እስከ አስር ወይም እስከ ይቆጥራል። አዛ ልክ በዛ ሰዓት ደግሞ የቀረው ይደው ይደብቃሉ ማለት ነው። ብዙም ሳይርቁ እዛ ሄደው ይደብቁና። ያንን ከአንድ እስከ ሃያ ቆጥሮ ከጨረሰ በኋላ አይኒን ይገልጣል ማለት ነው። አይኑን ሲገልጥ ከዛ ተገልጠው በኋላ ልጅ መፈልግ ይጀምራል። ልጁን ፈልጎ ያገኛች እሱ አይቶት ያነኛው አስቀድሞ ካላየው ያን የታየው ልጅ ምን ይሆናል? እሱ ራሱ የሚጫወት ወይም እንትን ይላል ማነው? አጫዋች ይሆናል ማለት ነው

ሰላም ጤና ይስጥልን እንዴት ናችሁ አማን ነው የዛሬው ጥያቄ ደግሞ በምን ሰዓት ትነሳለህ ነው የሚለው? እና እኔ ብዙ ጊዜ የምነሳው ጠዋት አስራ አንድ ሰዓት ነው። ምክንያቱም ጠዋት አስራ አንድ ሰዓት ስነሳ ለብዙ ነገር ይጠቅመኛል የመጀመሪያው አስቀድሜ ስነሳ አስራ አንድ ሰዓት ላይ ለፈጣሪዬ ጸሎት ለማድረስ ሰፊ ጊዜ ሰፊ ጊዜ አገኛለሁ። እሱ የመጀመርያ በጣም ጥቅም ነው። ምክንያቱም መጀመረያ ከጧት ወደ ሌላ ስራ ተመስራታችን በፊት ከፈጣሪያችን ጋር ወይም ከእግዚአብሔር ጋር እንደ አንድ ክርስቲያን መገናኘት ማውራት መጫወት መጫወት ከእሱ ጋር በቃ በጸሎት መገናኘት አስፈላጊ ነው። ለቀን ዉሎ ቀናችን ሙሉ የተሳካለት እንዲሆልን ማለት ነው። የመጀመሪያው እሱ ነው ጥቁሙ አስራ አንድ መንሳተኝ። ሁለተኛ ደግሞ በጣም የሚጠቅመኝ ነገር። ስራ ቦታ ከመሄዴ በፊት ሻውር እንድወስድ ሰፊ ጊዜ አገኛለሁ ምክንያቱም ሻውር ስወስድ ሰውነቴ ቀለል ይለኛል። የሆነ እፍታታለሁ ውሃ በባህሪው ሰውነትን የማዝናናት አቅም አለው። እና ሻወር እወስዳለሁ ፀጉሮችን እታጠባለሁ። ጥርስ ጥርሴን እቦርሻለው። እሱ ብቻ አይደለም ልብሶቼ ምናምን በስራአት የምለብስበት ሰዓት አገኛለሁ ማለት ነው። ይሄ ምንድነው? ይሄ ደግሞ ሁለተኛ ጥቅም ነው። ከዛ ደግሞ ሌላኛው ጥቅም ደግሞ ጠዋት በጊዜ ስትንሳ ወደ ስራ ቦታ ልሄድ ስል አልንደፈደፍም ረጋ ብዬ መሄድ እድል አለ። ምክንያቱም ወደ ስራ ቦታ ሲሄድ አርፍጄ የምንሳ ከሆነ ሁለት ሰዓት ምግባ ከሆነ አሁን አንድ ሰዓት ተኩል ብነሳ። ምን ሰዓት ቁርስ ሰርቼ ምን ሰዓት ቁርስ አድርጌ ምን ሰዓት ምን አለ አይደለ ሰዓቱ ይጣበብና የመንደፋደፍ ወይም ደግሞ የ የመደናገር አይነት ችግሬ የፈጠራል ማለት ነው። ስለዚህ ጠዋትን የምንነሳው ለምሳሌ። በጧት ከተነሳሁኝ ቁርሴን በሰአት ስላለኝ ረጋ ብዬ አዘጋጃለሁ እዛ ያን ያዘጋጃሁትን ደግሞ ተረጋግቼ ተመግቤ በስርዓት ስራዬ ሄዳለሁ ማለት ነው። ይሄም በጣም ጥቅም አለው ምክንያቱም በጠዋት ጠዋት የነበረን እይታ ካረጋጋሀውና ስርዓት ካረከው ቀኑን ሙሉ የተረጋጋና ስርዓት ያለው ወሎ ይሆናል ማለት ነው። ጠዋት ላይ ግን ከተቦጀቦጅክ እንደዚህ በጣም የሆነ ነገር ለማድረግ እንደዚህ ፍጥን ፍጥን ካልክ ጊዜ ካጠረ ቀኑን ሙሉ እንደዛ ስትነፋደፍ ነው የምትለው ብዙ ጊዜ ምክንያቱም የጧዋቱ ስንል ነው ብዙ ጊዜ የምንወጣው ጧዋት ደስተኛ ከሆነ ቀናችን ደስተኛ ይሆናል። ጠዋት ላይ አንድ የን አክል ደስ ይለኛል አሁን ደግሞ ቀናችን ደስ ይለመሆን እድሉ በጣም እድሉ በጣም ከፍተኛ ነው ማለት ነው። እኔ አስራ አንድ ሰዓትን መምርጠው አንደኛው ለዚህ ነው። ጠዋት ላይ ረጋ ብዬ ቁርሴን በልቼ ቁርሴን ተመግቤ ለመሄድ ማነው? ሌላኛው ደግሞ ለምሳሌ ልጆቼ ትምህርት ቤት ሊሄዱ ሲሉ እኔ አስቀድሜ ጠዋት ተነስቼ ምግቦችን ለነሱው ለእነሱ አዘጋጃለሁ እሱ ብቻ አይደለም። ለነሱ የሚለብሱትን ልብስ አዘጋጅቼላቸዋለሁ። እዛ እነሱ ሲነሱ እነሱን ሻውራ አጥቤ እነሱን አጫውቼ ቀን ማድረግ እንደለባቸው መክሪያቸው ወደ ትምህርት ሸኘቻቸው ምናምን እንድሄድ ጠዋት ስነሳ እኔ በጣም ጠቅሞኛል ምክንያቱም ጠዋት ተነስቼ አስቀድሜ ሻወር ወስጄ ጸሎት አድርጌ። የተለያዩ ነገሮችን አድርጌ ምናምን እኔ አትቅድሜ ስለምጨርስ ከልጆቼ ጊዜ አገኛለሁ ማነው። ሌላኛው ጥቅም ደግሞ ጠዋት መነሳት አስራአንድ ሰዓት ላይ ስፖርት ለመስራት ምክንያቱም የአካል ብቃት እንቅስቃሴ ጠዋት ጠዋት ማድረግ ለጤና በጣም ጠቃሚ እና ተስማሚ ነው። እና ሁሌ ጠዋት ጠዋተ እኔ ስፖርት ለመስራት እንዲያመቸኝ አስራአንድ ሰዓት ላይ እነሳለሁ ማለት ነው። አሁን ስፖርት ባልሰራ ለምሳሌ የሆነ ሰውነቴ ይበላሽብኛል። በሽታ ሊይዘኝ ይችላል እነዚህ የተለያዩ ነገሮች ልጠቃ እችኋለሁ አሉ ስለዚህ ይሄን ነገር ለመቅረፍ ጠዋት ጠዋት ትንሽ ትንሽ የስፖርት ለመስራት ሰፋ ያለ ጊዜ ጊዜ እናገኝ። ጠዋት አስቀድሜ አስራ አንድ ሰዓት ላይ እነሳለሁ። እና ከዚህ በዚህ አንፃር አስራ አንድ ሰዓት ላይ እነሳለሁ። ሌሎች ብዙ ጥቅሞችም አሉት። ለምሳሌ አስራአንድ ሰዓት ላይ ስነሳ ስለ ስራ ራሱ አሁን ብታስብ። ተኝቶ ያደረ አአምሮ በጣም ንቁ ስለሚሆን ምክንያቱም አርፎ ስለሚያድን በፍጣኑ ወይም በፍጥነት ስለሚያስብ። የተለያዩ ነገሮችን ስታንሰላስል ምናምን አዳዲስ ሀሳቦች እንዲመጡልህ ለምሳሌ። ልቦለድ ፀሀፊ ወይም ደራሲ የሆነ ጠዋት ጠዋት አሁን አስራአንድ ሰዓት ላይ እንዲነሳ ይመክራል ምክንያቱም ጠዋት ላይ በፊት ተነስቶ ጮራውን ምናምን ቀስ እያለች እየወጣች ምናምን እየተመለከተ ምናምን የተለያዩ ጥሩ ጥሩ ሀሳቦች ምናምን ሊምጡለት ይችላሉ። እና እንደ ከዚህ ያንፃር ብዙ ጊዜ ጠዋት ጠዋት መነሳት ይመከራል ማለት ነው። እና እኔ ምነሳ ጠዋት ሁሌም አስራ አንድ ሰዓት ነው። አመሰግናለሁ።

ሰላም ጤና ይስጥልን እንዴት ናችሁ? አዳዲስ ቴክኖሎጂ መማር ትወዳለህ የሚለው ጥያቄ አዎ። ምክንያቱም በመጀመሪያ ቴክኖሎጂ ማለት ማለት ነው እና ቴክኖሎጂ ማለት አሁን አሁን ራሱን ሰዎች ብየ ጊዜው ያሳደጉት አፕዴት እያደረጉት በእንግሊዝኛ ነው የሚባለው። የሰው ልጅ ህይወት ቀለል አድርጎ ለመኖር የሚረዳ ነው ቴክኖሎጂ ከቴክኖሎጂ መካከል ለምሳሌ አንዱ ምንድነው መኪና መኪና ለምሳሌ ቴክኖሎጂ ነው። በፊት ምን ነበረ የድሮ ትላልቅ መኪና ለዳጅ ምናምን የሚወስድ በጣም ብዙ ጭስ የሚወጣ ምናምን አሁን ደግሞ የኤሌክትሪክ መጥቷል ቴክኖሎጂ የዘመነ ማለት ነው። እና ቴክኖሎጂ አዳዲስ በመጡ ቁጥር ለህይወታችን መጥፎ ነገሮችም ሊኖሩ ይችላሉ እነሱ እንዳሉ ነው ግን ለምሳሌ ደግሞ ጠቃሚ ነገሮችን እንዳሉ አድርገን ስናስብ እንደዛ ነገር ስንማር ህይወታችንን እቀለለልን ነው ላይፋችን የተስተካካለ የመሆን እድሉ ከፍተኛ ነው ማለት ነው። እና አዲስ ቴክኖሎጂን በየጊዜው መማር ደግሞ እነዛን ቴክኖሎጂዎችን እኔ በቀላሉ ለመጠቀም እና እነዛን ነገሮች በቀላሉ ስራ ላይ ለመዋል ስራ አሉ ማለት ነው። ምክንያቱም ስለዛ አዲስ ለመጣው ቴክኖሎጂ ምንም አይነት እውቀቱና እውቅናው ከሌለኝ ያንን ነገር ልጠቀመው አልችልም። ማነው ሶ ያንን ነገር ለመጠቀም መጀመሪያ ምንማድረግ አለብኝ? መማር አለብኝ ማለት ነው። ስለ ቴክኖሎጂው አንዳንድ ነገሮች እንዴት እንደሚጀመር እንዴት አድርጎ እንደሚሰራና እንዴት አድርገን እንደምናቆመው ከዛ ለምሳሌ ከአንዱ ጥቅም አሁን ከአንዱ ቴክኖሎጂ እንነሳ። ስለ ላፕቶፕ እንሂድ አሁን ላፕቶፕ በጣም ህይወት የሚያውቅልን ምክንያቱም ላፕቶፕን ተጠቅመን በኢንተርኔት አድርገን የተለያዩ ነገሮችን የምንገበያይበት ዝለዚህ ትምህርቶችን የምናጠናበት የምናነብበት እና ደግሞ የተለያዩ ነገሮችን የምሰራበት ነው። ስለዚህ ስለ ላፕቶፕ ከመግዛቴ ወይም ደግሞ ላፕቶፕን ከመጠቀሜ በፊት ግን ላፕቶፕ እንዴት እንደሚሰራ እንዴት እንደሚከፈት እንዴት እንደሚዘጋ መሃል ላይ ደግሞ ኢንተርኔት ስንጠቀም ደግሞ እንዴት አድርገን እንደምናካህደውና የተለያዩ ነገሮችን እንዴት አድርገን ፕሮሰስ እንደምናደርግ አስቅድሜ መማር አለብኝ ማለት ነው። ምክንያቱም ስለ ላፕቶፑ ነገር ካልተማርኩኝ ላፕቶፉ ለኔ ምንም ጥቅም የለውም። ማለት ነው ምክንያቱም እንዴት እንደምሰራ ካላወኩኝ እኔ ላሰራው አልችልም። መጀመሪያ መማር አለብኝ ሶ ስለዚህ ከዚህ ከዚህ እንፀር መጀመሪያ ስለ አዲስ ለመጠው ቴክኖሎጂ መማር አለብኝ ማለት ነው። ከዚህ አንፃር እንደዚህ እናየዋለን ሌላ መልኩ ለምሳሌ እንትን ማየት እንችላለን አሁን ለምሳሌ ዘመናዊ ምድጃ አለው ወይም ስቶቭ ጋዝ እንግዲህ ምድጃ ማለት ነው። ምድጃ ሲመጣ ወጥ ለማፍሰል ወይም ደግሞ የተለያዩ ሻይ ምናምን ለማፍላት እንጠቀምበታለን ግን አስቀድመን ስለዛ ቴክኖሎጂ ስለዛ ስለመጣው ምርት ነገሮችን አጥንተን ካልተመራመርን እንዴት እንደሚሰራ እንዴት እንደሚዘጋ እንዴት የሆነ ቦታ ላይ ችግር ቢፈጠር እንዴት እንደምናስተካክል ነው። ካልተማርነው በስተቀር ምንም ነገር ያንን ነገር ብንገዛው አንጠቀመውም ማለት ነው። ከዚህ እንፃር እናያለን እናመሰግናለን። ቴክኖሎጂ መማር ትወዳለህ የሚለው? አዎ እወዳለሁ አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ የዛሬ ጥያቄ ደግሞ ገንዘብ ትቆጥባለህ ነው የሚለው? አዎ ገንዘብ እቆጥባለሁ ምክንያቱም ገንዘብ መቆጠብ በጣም የተለያዩ ጥቅሞች አሉት። ለምሳሌ አንድ ሰው እየሰራ እያለ ብዙ ገንዘቦች ሊያገኝ ይችላል ወይም ደግሞ ላያገኝ ይችላል። ግን ያንን የሚያገኘውን ገንዘብ ይከፋፈላል ለሚመገብ ሚመገበውኝ ለሚጠቀም የሚጠቀመውኝ አድርጎ ደግሞ የቀረውን ደግሞ በአግባቡ ተቆጠበ። ለወደፊት ለሚያጋጥመው ነገር ሁሉ የሆነ ነገር ቢፈጠር ለምሳሌ ነገ ቢያመው ወይንም ከነገ ወዲያ ቢያመው መጠቀሚያ የለውም ማለት ነው ወይም የሚነሳበት ወይም የሚጠቀመው ገንዘብ አይኖርም ማለት ነው። ስለዚህ አንድ ሰው ያንን የሚጠቅም ለምሳሌ ሁለት ሰራተኞችን እንውሰድ እንደ ምሳሌ ከአንድ ድርጅት ተቀጥረው በወር አስራ አምስት አስራ አምስት ሺህ ውስጥ የሚቀበሉ ቢሆኑ ከዛ አንዱ ደግሞ ከሚቀበለው ደግሞ ሳምስት ሳምስት ሲሆን ቢሆን ቢቆጥብ አንድ ደግሞ ጓደኞች ጋር ምናምን አስራ አምስት ሺህ ብሩን ላይ ሁሌም የሚጨርስ ቢሆን ምን ይፈጥራል? መሰላችሁ ይሄ አምስት ሺ አምስት ሺ የምቆጥበው ቤተሰቦቹ ለምሳሌ የሆነ ሰዓት ላይ ከፍጣሪ በታች የሆነ ነገር ቢፈጠር ቢያማቸው የሚረዳቸው የቆጠቡን ብር ተጠቅሞ ያሳክማቸዋል ወይም ደግሞ ስራ መክፈት ቢፈልግ ራሱ ማሳደግ ራሱ ላይ መስራት ቢፈልግ የተለያዩ ኮርሶችን የተለያዩ ትምህርቶችን መማር ቢፈልግ ከቆጠበው ብር ላይ አንስቶ መማር ይችላል በቀላሉ ግን ማለት ነው። ሌላ ሰዎችን ሳይለምን ወይም ደግሞ ሳይቸጋገር ያንኛው ግን በተቃራኒው የማይቆጠበው ሰውዬ ልጁ ደርሳ ብታመምበት ማሳከሚያ ብር አይገኝም ማለት ነው ወይ የማያገኘው ሰው ምን ያደርጋል ይበደራል ማለት ነው ሲበደር ደግሞ ብድር ተገባበት ደግሞ ያው የሆነ ነገር ይፈጠራል ብቻ እንደዛ እንደዛ እያለ ይቸገራል ማለት ነው። እና እሱ ብቻ አይደለም የሆነ አይበለውና ቤቱ ወይ ቢዘረፍበት በቀላል አድርጎ አዝሮኝ ሊተካው አይችልም ማለት ነው ንብረት ምክንያቱም እሱን ገንዘብ የለውም ማለት ነው። ሶ ለወደፊት ላለን እቅድ ለስራም ሆነ ትምህርት ለመማር ለህይወት ለቤተሰብ ለመጠበቂያ ምናምን የተለያዩ ነገሮች ለማድረግ ገንዘብ መቆጠብ በጣም አዋጭና የተመራጭ የሆነ መንገድ ነው ማለት ነው። እና እንደ ጥቅሉ ስናየው ገንዘብ ቆጥበው ብዙ ጊዜ ከሆነ አላማ አንፃር ነው ለምሳሌ እኔ ወደፊት የሆነ ስራ የራሴን ስራ እከፍታለሁ ብዬ ማስበውና ተቀጥሬ እየሰራሁ እያለ ከምቀበለው ወርሃዊ ክፍያ በፐርሰንት ወይም በአማካኝ ያሉትን ቆጥቤ ከዛ ከሆነ አመት በኋላ የራሴን ስራ እንጀምር የሚያግዝ ስራ የሚያግዝ ነው ማለት ነው ስለዚህ ገንዘብ ገንዘብ ቆጣባለሁ ማለት ለወደፊት ተስፋ አለኝ ማለት ነው። ተስፋ አለኝ ማለት ደግሞ ለመኖር ጓጓለሁ ማለት ነው ለመኖር እጓጓለሁ ማለት ደግሞ በህይወቴ ተስፋ አያስቆርጠኝም ነገራቶችን እንደዚህ ቢበላሹ ምናምን እንግዲህ አላማ ስላለኝ ያን ያክል አልከፋም ስለዚህ ህይወቴም በህይወቴም ደስተኛ እሆናለሁ ማለት ነው። ምክንያቱም የሆነ ሰው አላማ ካለው ወደ አላማው ምሄድ ከሆነ በመንገዱ ምንም ነገር ቢያጋጥመው ያን ያክል ተጎዳድቶ አይከብደውም በቀላሉ መቅረፍ ይችላል ብዙ ጊዜ ገንዘብ የማይቆጡ ሰዎች አላማ የሌላቸው ናቸው። አላማ የሌላቸው ማለት ለምሳሌ ወደፊት እማራለሁ ብሎ አያስብም ወደፊት እንደዚህ ብሎ እንዲህ አይነት ስራ ከፍታለሁ ብሎ ስለማያስብ ዝም ብሎ ያለውን ንብረት ዝም ብሎ እኔ ከጓደኛ ጋር ከምናምን ባልባሌ ነገር እንደዚህ ቢጨርሰው ህይወቱ አይቀየርም እንደዛ እንዳለ ይቀጥላል ማለት ነው። እና ገንዘብ መቆጠብ አንደኛ ያበረታታል ሁለተኛ ደግሞ ለወደፊት ለኔ ስለምጠቅመኝ እቆጥባለሁ አመሰግናለሁ።

ሰላም ጤና ይስጥልን እንዴት ናችሁ። የዛሬው ጥያቄ ደግሞ ወደ መናፈሻ ምን ያህል ጊዜ ትሄዳለህ ነው የሚለው? ወደ መናፍሻ ጊዜ ብዙ ጊዜ እሄዳለሁ። ምክንያቱም መናፍሻ የሚንሄድበት ምክንያት አንደኛ ከስራ ወለን ደክሞን ወይም ደግሞ ለስራን ለረጅም ወራትን ምናምን ሰርተን ራሳችንን የምናሰርፍበት የምንዝናናበት እና ሌሎች ሌሎች እንቅስቀሴ የምናደርግበት መናፍሻ ቦታ ነው። እና ለምሳሌ ልክ እንደ ሰውየው ስራ ለምሳሌ እኔ ስራዬ በሳምንት አምስት ቀን ከሆነ በሳምንት አንድ ቀን ቅዳሜ ወይ እሁድ የት ሄዳለው መናፍሻ እሄዳለሁ ማለት ነው። መናፍሻ የሚሄድበት ምክንያት ደግሞ ራሴን ለማሳደስ አይምሮዬን ለመረጋጋት እሱ ብቻ አይደለም የተለያዩ ጥቁሞች ስለማግኘት ነው ማለት ነው። እና መናፈሻ እሄዳለሁኝ። ሌላው ደግሞ መናፈሻ የሚሄድበት ምክንያት። የተለያዩ ድግሶች ስኖሩ ድግሶች ለምሳሌ አሁን የሰርግ ተመ ካለኝ ለምሳሌ የማገባ ከሆነ መናፍሻዎችን እንከራይና ከመናፍሻዎች ወስጄ እዚያ ድጉስ ድግሼ እዛው ሰዎችን ጠርቼ እዚያ ሰዎች እየተዝናኑ እየተመገቡ እኔ ጋር ደስተኛ ሆነው ቀኑን እንደያሰልፉ ያግዛቸውን ማለት ነው። እና መናፈሻ ከብዙ አንፃር ይታያል በጣም ጥቅም አለው። በሳምንት አንድ ቀን እሄዳለሁ አመስግናለሁ

ሰላም ጤና ይስጥልን። እንዴት ናችሁ። የድሮ ፎቶዎችን መያዝ ታውቃለህ ወይም ትይዛለህ ነው የሚለው ይህ ጥያቄ። ደግሞ መልሴ አዎ ነው። የድሮ ፎቶዎችን እይዛቸዋለሁ። ምክንያቱም ፎቶ ማለት መጀመሪያ ስንነሳ ለትውስታ እንዲሆነን ከሰው ጋር የነበረን ግንኙነት ለማስታወስ ነው። ለምሳሌ እኔ የሆነ ሰዓት ላይ ከአባቴ ጋር ወደ ግቢ ከመሄዴ በፊት የግቢ ውጤት እንደመጣልኝ አብረን ሄደን ከፋሲለ ደስ ከግንቡ ፎቶ ተነሳን። ያንን ፎቶ ለኔ እስከ ህይወት ዘመኔ ድረስ ትውስታ ነው። ምክንያቱም ለልጆቼ ወይም ለጓደኞቼ ይሄ አባቴ ጋር የነበርኩበት ምን ቦታ የተዝናናውት መዝናኛ ቦታ ነው ብዬ እነግራችኋለሁ፤ አሳያችኋለሁ። ለኔም ሳየው ደስ ይለኛል። ያንን ቦታ አስታውሰዋለሁ። ሁለተኛ ደግሞ ለምሳሌ ከጓደኞቼ ጋር ትምህርት ቤት አሁን ለምሳሌ ሽኝት ሲደረግ ከስምንት ወደ ዘጠኝ ከዘጠኝ ወደ አስር እያልን ስንሄድ ሽኝት በየአመቱ እናደርጋለን በእኛ በአካባቢው ትምህርት ቤት ማለት ነው። እና ያኔ ፎቶ እንነሳለን። ያንን ፎቶ ስንነሳ ደግሞ ሁሉም በአንድ ይነሳል ከዛ በኋላ ያንን ፎቶ የሚይዝ ይይዛል ያዝነው በኋላ በሆነ ሰዓት ስንገናኝ እንደ ቀልድ እያደረግነ እየተጫወትነ እየተደሰትነ ያኔ እኮ እንዲህ እያደረግን ነው እያልነ ትውስታዎቸውን ምንመልስበት እና ልክ እንደመረጃ ደግሞ የምንይዘው ነው የድሮ ፎቶዎች። ምክንያቱም በጣም ያስደስቱናል። የድሮ ፎቶ መያዝ አሁን በጣም የሚያስደስተው ነገር ለምሳሌ ለመጫወት ይሆናል። አሁን ጓደኛ ከጓደኛ ስታገኙ ፎቶዎችን እያየህ በዚህ ጊዜ እኮ እንዲህ ተፈጠረ በዚህ ጊዜ እንዲህ አድርገን ተነሳን ይሄ ደግሞ እንዲህ ነበርነ ከዛ ደግሞ እንዲህ ተፈጠረ እያልን እየተጫወትን እየተቀላለድነ ብዙ ነገሮችን እያወራን እንደዚህ በቃ እንደዚህ እንደ ልባችን እየተሳሳቅን ነገሮችን እንጨርሳለን ማለት ነው። እና የድሮ ፎቶዎች ለትውስታ፣ ለትዝታ፣ ነገራቶችን ደግሞ እንደገና ለማስታወስ የፍቅር ጊዜያትም ሆነ የተለያዩ ጊዜያት በህይወት ያሳለፍናቸውን እንደዛ እንደዛ የፍቅር ጊዜያትን ለማስታወስ በጣም ይረዱናል ማለት ነው። ለምሳሌ አሁን እኔ የጊቢ ተማሪ ነኝ። የሀፍ ላይፍ እሚባል አለ፤ የግማሽ አመት ማለት ነው። አሁን አራተኛም በአራት አመት የምመረቅ ቢሆነ ሁለተኛው አመት ላይ ፎቶ እነሳለሁ። ያንን ፎቶ የተነሳውትን እይዘውና ከአስር አመት በኋላ የሆነች ልጅን ባገኛት ያንን ፎቶ አይቼ አስታውሳታለሁ ማለት ነው። ያኔ እኮ እንዲህ ተምረን ነበር። ያኔ እንዲህ ነበረን ምናምን የሚባለውን ነገር ማለት ነው። እና ደግሞ ህይወቴን ደግሞ ልክ እንደ እንትን እይዘዋለሁ። ለምሳሌ እያንዳንዱ አመት ላይ ፎቶ ስነሳ የኔ የህይወት እንትን የህይወት ሂደት በዛ ፎቶ ውስጥ ይቀመጣል ማለት ነው። የከሳሁበት ይሆናል የወፈርኩበትን የቀላሁበትን ይሆናል የጠቆርኩበትን እና ያንን ነገር በህይወቴ ያለውን ነገር እንዳስታውስ ፍቅር ተወን ፍቅር ትዝ እንዲለኝ ምናምን ነገሮች ያስታውሰኛል ማለት ነው። የድሮ ፎቶዎችን ስንል ለምሳሌ ደግሞ የትዳር ፍቅር ማለት ነው። ልክ ስናገባ ስናገባ ፎቶ እንነሳለን። ያንን ፎቶ ደግሞ ባግባቡ እና በስርዓቱ ጠብቀን ከያዝነው ደግሞ በጣም የሚጠቅም ፎቶ ነው። ምክንያቱም ልጆቻችን ሌሎች ሰዎች ምናምን ከእኛ ቤት ሲመጡ ልክ እንደ አሁን ምግብ ምናምን እንደምናቀርበው እንደምናቀርበው እንዲመገቡ ፎቶዎችን አልበሞችን አቅርበን እየተጫወትን እነሱ ጋር የኛ የትዳር ሁኔታ እንዴት እንደነበረ በፎቶ አስደግፈን እያሳየንና እያወራን ማስመሸት እንችላለን ማለት ነው። እና ማስተናገድ እንችላለን ማለት ነው። እና ከዚህ እዚህ አንፃር የድሮ ፎቶዎች በጣም ጠቃሚ ናቸው። መያዝም ያለባቸው ነገሮች ናቸው ብዬ አምናለሁ። አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄ ደግሞ በየትኛውም መተግበሪያ መልእክት ትልካለህ ነው የሚለው? ብዙ አይነት መተግበሪያዎች አሉ ለምሳሌ በማህበራዊ ሚዲያዎች ቲክቶክ አለ። ዩቲዩብ ብዙ ጊዜ አንጠቀመውም እሱም አለ። ቴሌግራም አለ። ቲውተር አለ ዋትሳፕ አለ ኤስኤምኤስ አለ። እና የተለያዩ መተግበሪዎች አሉ እና በዚህ በዚህ መልእክት እልካለሁ። እና ግን መልእክት ምልከው ልክ እንደየ እንደየ እንደየ መልእክት ይለያያል። ለምሳሌ ምስሎች ትላልቅ ብዙ ጽሁፎችን ዶክሞንቶችን ምልክት ከሆነ ብዙ ጊዜ ቴሌግራም እጠቀማለሁ። የቴሌግራምን መተግበሪያ ላይ ገብቼ ምስሎችን የተለያየ ጽሁፎችን ብዙ ጽሁፎችን ከሆነ በዛ አልካለሁ ማለት ነው። ግን የቴሌግራም ስንጠቀም የሁለቱ ብዙ አይነት መጥፎን ጥሩ ጎን ነው ያለው ጥሩ ጎኑ ምስሎችን ቪዲዮዎችን ወይም ደግሞ የተቀረጹ ምስሎችን ደግሞ ወይም ደግሞ በጣም ስታልቅ ዶክመንቶችን በቀላሉ መላክ እንችላለን። ጉዳቱ ደግሞ ለምሳሌ ቴሌግራም ላይ ስንገባ ሀሳባችን ተሰርቆ ለተወሰነ ሰዓት ብቻ እንገባለን ብለን ለረጅም ሰዓት ልንጠቀም ትችላለህ ማለት ነው ጊዜያችንን በአግባቡ ላንጠቀም ትንችላለን ማለት ነው ይሄ ጉዳቱ ነው። ሁለተኛ ደግሞ ለምሳሌ ሀሳቤን ለህዝብ መግለጽ ስፈልግ የቅድሙ ለአንድ ግለሰብ መላክ ስፈልግ በቴሌግራም መላክ እችላለሁ። ይሄ ደግሞ ለህዝብ ሀሳቤን ለህዝብ መግለጥ ወይም መልእክቴን ለህዝብ ህዝብ እንዲያይልኝ ስፈልግ ደግሞ ብዙ ጊዜ ህዝብ የሚጠቀመው የማህበራዊ ሚዲያ ቲክቶክ እና ዩቲዩብን ነው። እና ዩቲዩብ እና ቲክቶክ ተጠቅሜ ለህዝብ እኔ የፈለኩትን አይነት ስሜት እና የምፈልገውን መልእክት መግለጽ እችላለው ማነው ይሄም አንዱ መግለጫ ነው። የመልእክቴን ሶስተኛው ደግሞ ለምሳሌ መልእክቴን የምገልጽበት ኤስኤምኤስ ይባላል። ኤስኤምኤስ የተባለው ደግሞ ልክ አሁን እኔ እንደ ኢትዮጵያ ሳፋሪኮም አለ ኢትዮቴሌኮም እና እኔ የምጠቀመው ሁለቱንም ነው። ግን ይሄኛው ለምሳሌ ኤስኤምኤስ ባለው ሜሴጅ ማነው እና እሱ ብዙ ጊዜ ለአንድ ሰው ነው የምንልከው ያንን ሰው ደግሞ ለኛ ይልካል እና ቀለል ያሉ ጽሁፎችን ያን አካል ምስል ያልሆኑ ያልተቀረጹ ምስሎችን በቀላል መንገድ የምንልክበት ነው። ምክንያቱም ይሄ ይሄ የምንልከው ቀለል ያል ነገር ብቻ ነው ከበድ ያል ነገር አይላክም። እና እኔ ግን ብዙ ጊዜ ምልከው ወይም ምጠቀመው መተግበሪያ ቴሌግራም ነው። ምክንያቱም ቲክቶክ እና ዩቲዩብ ብዙ ብዬ በጣም ብዙ ገንዘብ ይበላሉ። ገንዘብ ይበላሉ ነገሮችን ለመጠቀም ምክንያቱም ብዙ ዳታ አለብን መግዛት እንትን ይሄ የመልእክት ደግሞ የኤስኤምኤስ ደግሞ በጣም ብዙ መረጃ መላክ ብፈልግ ፕላትፎርሙ ወይም ደግሞ ያንን ድረ ገጽ ሊከለክለኝ ይችላል። ምክንያቱም ውስንነት ስላለው ማለት ነው። ቴሌግራም ግን በቃ የምፈልገውን እልካለው የሚያስፈልገኝን ደግሞ እዛ እቀበላለሁ በቀላሉ መልእክቶችን መላላክ እችላለው ማለት ነው። ከጓደኞቼ ጋር እና ያን ያክልም ቢዚ አያደርገኝም። ይሄ ከፈለ ከእኔ የምፈልገው አንፃር ከመላክ ነው ከ ከመረበሽ ሀሳብ ሀሳቤን እንዳለሰረቅ እና ፎከስ ለማድረግ ወይም ደግሞ ትኩረት ለመስጠት ደግሞ የሚመቸኝ ደግሞ የኤስኤምኤሱ ነው። ወይ ደግሞ የሚሴጁ ማነው? የቴሌ ይሄ ደግሞ ለምን መሰላችሁ ምክንያቱም በሜሴጅ ስልክ ምልከው ለአንድ ሰው ብቻ ነው። ገብቼ ሌሎች ሰዎች ኦንላይን ላይም አሉ የሉም አላይም ሌሎች ሰዎች እኔ መግባቴን አያዩም። እኔም ልከው ለአባቴ ከሆነ ለአባቴ ብቻ በኤስኤምኤስ እልካለሁ እሱ በኤስኤምኤስ ይልካል ሌላ ነገር ምንም ሳልሰራ ማለት ነው። እንደዚህ ስለሆነ ያን ያክል አልረበሽም። ከዚህ ከዚህ አንፃር ሞር ተመራጭ ቴሌግራም የመጀመሪያ የምጠቀመው ብዙ መረጃ ምናምን ለመላክ እና ለመቀበል። ለሁለተኛ ደግሞ እንዳልረብሽ ትኩረት ማድረግ እንትን ስፈልግ ደግሞ የምጠቀመው ኤስኤምኤስ ብዬ ደግሞ ሚሴጁ ላይ ነው። አመሰግናለው

ሰላም ጤና ይስጥልን እንዴት ናችሁ ኢሜል እጠቀማለሁ ወይ ብላችሁ ለጠየቃችሁኝ ጥያቄ? አዎ ኢሜል እጠቀማለሁ አሁን ከትንሹ ብንነሳ ለምሳሌ ስልክ ገዝቼ ስልክ እንደከፈቱ በኋላ የተለያዩ የአፕሊኬሽኖችን ለመውረድ ፕሌይ ስቶርድ ልትጠቀም ስትሞክር ኢሜል ላይ አድሬስ ይጠይቀኛል ማለት ነው። እና የግድ ኢሜል መክፈት አለብኝ ይሄ ትንሹ ነው። ሁለተኛ ደግሞ ለምሳሌ ዩቲዩብም አሁን ደግሞ መጠቀም ስትፈልግ የመጀመሪያ የመጀመሪያው ክራይቴሪያ ኢሜል አድሬስ ያስፈልጋል ነው የሚለው። እና ይሄንን ነገር ነገሮችን እንደምጠቀም እናደርገው ማነው የሚል አድሬስ እጠቀማለሁ ማለት ነው። ከዚህ አልፎ ደግሞ ወደ ላይ ደግሞ ከፈርንስና ደግሞ ዩሚላርዴት ለምሳሌ የተለያዩ ነገሮችን ለምን ላላክ? ከድርጅቱ ጋር እና ምን ጽሁፍ ስንጻፍ ለምሳሌ የሲቪኤን የስራ ልምድ እና ስራ ለመግደል ያስፈልግ ይሄንን የ ሲቪ ስታስገባ ወደ ዛ ሃምፓኒ ወይም የዛ ድርጅት ማስገባት ብዙ ጊዜ አሁን በኢሜል ነው የሚሆነው አሁን እንደ ድሮው ምናምን በቁጥር ኢሜል አስገባለሁ። ከዛ እነሱ ያዩታል ማለት ነው እና ቀለል መንገድ ነው ኢሜል በጣም ምቹ ነው ያንክል። ሀከሮችም ሀካ ያደረጉትም በጣም ፕሮቴክት የሚደረግ ነገር ነው በስልክ ነው የራሱ ኮስ ወርዶ ያለው ስለሆነ በጣም ምቹና ቀልጣፋ የሆነ የአለማችን አሁኑ ያሁን ዘመን ምርጡ ነገር ነው ማነው ኢሜል ማለት ነው። አሁን ቴሌግራም አለ ዋትሳፕ ትዊተር ዩቲዩብ ቲክቶክ የተለያዩ ማህበራዊ ሚዲያዎች አሉ። እነዚህን ነገሮችን ልክ እንደምናወራባቸው ሁሉ ደግሞ ኢሜል በኢሜል ደግሞ እናወራለን ማለት ነው። እና የተለያዩ ዶኩመንቶችን ከአሜሪካ ድረስ በጣም ሩቅ የሆኑ ስፍራዎች አሉ አሁን የአለም አለ አይደለ በጣም በአካል መነጋነጃ አለ። እነሱን ሰዎችን በኢሜል አድሬስ ብቻ ልንገኝ እችላለሁ። እና ደግሞ እኔን ማንኛውንም ሰው ቢፈልገኝ ኢሜል አዳዲስ ብቻ ነው ደግሞ በዛ ኢሜል ገብቶ እኔም አዋርን እኔ የምጠይቅ የምጠይቅ የምጠይቅ በነፃ እና ማድረግ የፈለግህውን በነጻነት ማድረግ የምችልበት ፓትፎርም ነውና በጣም እጠቀመዋለሁ። አመሰግናለሁ

ሰላም ጠና ይስጥልን ደሞዝ በዬትኛው ቀን ታገኛለህ? ነው የሚለው ደግሞ የዛሬ ጥያቄ እና ደሞዝ እኔ የማገኝበት ቀን እንደኔ ስራ አቅጣጠል ይለያያል ለምሳሌ እንደኔ የስራ ቅጥል ይለያያል እንደ የድርጅት ይለያያል ለምሳሌ አንዳንድ ድርጅቶች የግል ከሆኑ ባ በቀጠሩ ቀን ነው በወሩ ክፍያ የሚከፍሉ ለምሳሌ በሁለት ሺህ አስራ ስምንት መስከረም አንድ ቀን ከተቀጠርክ የዱር ቀጣይ በወሩ መክሰረም ጥቅምት አይደል ጥቅምት አንድ ቀን ደሞዝህ ይሰጠሃል ማለት ነው እና በገባህ ተለምሳሌ መስከረም ሃያ አንድ ተገባ ደግሞ ጥቅምት ሃያ አንድ ልክ እንደዚህ ሁሉ ጥር አንድ ተገባህ ሄደህ የካይታን ደርግ ትቀበራለህ ማለት ነው። ስለዚህ በገባህበት ቀን አስልተው በወሩ የሚሰጡ አሉ ማለት ነው። ይሄ እንደየድርጅት ይለያያል። እንትኑ ማለት ነው እንደየ ካምፓኒ ወይም እንደ እንደ ድሪጅቱ ባህሪ አድርጎ አንተ በገባ ብቻ ሊከፍልህ የሚችል አለ ማለት ነው። እንዴ ወደ መንግስት ምስሮ ደግሞ መንግስት ደግሞ ብዙ ጊዜ የደሞዝ ክፍያ የሚከፍለው ለሁሉም አንድ ሰሞን ነው ለምሳሌ ከሃያ አምስት እስከ ሰላሳ ባለው ሊሆን ይችላል። ከሃያ ስድስት ከ እዛ እኛ ወስታ አንድ እስከ ሁለት ድረስ አልፎ ሊሄድ ይችላል። በዚህ እያልክ ቅንጥቅን ውስጥ የትኛውም ጊዜ ብትቀጠር አብሮ ደሞዝህ ለምሳሌ በአስራ አምስት ብትቀጥር በገባበት ቀን ጀምሮ ተሰልቶ ሙሉ ደግሞ ባይሰጠን ልክ እንደማንኛውም ሰው በሃያ ስምንት በሃያ ዘጠኝ አሁን ደግሞ ተቀበል ሙሉ ደግሞዝ እንደነሱ ሙሉ ደዝሞ አልተከበረም እና የመንግስት ተቋም ተገባው ደግሞ በወር በወር ልቀበል አችላለው ብዙ ጊዜ መንግስቱ ደግሞ ከሃያ ስምንት እስከ ሰላሳ ከአንዳንዴም ከስድስት ጀምሮ እስከ አንድ ባለው ቀን ድረስ ይከፍላል ማለት ነው። ለምሳሌ ጠጣ አንዱን ምስከረን ሁለቱን ምስከረም አምስትን ብትቀጠር የሚከፈልህ በዛን ቀን ነው ማለት ነው። ግን ቅድም እንዳልኩት ሙሉ በሙሉ አይደለም የሚከፍልህ ለምሳሌ መስከረም ሃያ አምስት ቀን ተቀጥረህ መስከረም ሃያ ስምንት ክፍያ ክፍያ ሊሆን ይችላል። ግን ያንን እዚህ ከፍለህ የቆየበትን ሶስት ቆንጆ የሰልተኛ አስልቶ ነው የሚከብለን እንጂ ልክ እንደ እንትኑ ወር አይደለም የሚከፍልህ እና ክሪሊያ አንፃር በዚህ ደሞዝ ክፍያ ይሰጣል ማለት ነው። እና ወደ እኔ ጠይቄት እንተና አሁን ወደ እኔ ስንመለስ እኔ በደሞዝ እንትን የማግኝበት ቀን በልክ የግል ድርጅት ስለምንሰራው ምክንያቱም የግል ድርጅት የሚሰራው ለወሬ ፊት ከዛ ለደሪጀት የሆነው አዉቀት ቀስሜ የራሴን መክፈት ስለምፈልግ በገባዉበት ቀን ነው የሚከፍሉኝ የገባዉት ጥር ሶስት ነው። በየወሩ በየወሩ በየወሩ ይከፍሉኛል ማለት ነው። እና እንደዛ ነው የምከፍለው አመሰግናለው።

ሰላም ጤና ይስጥልኝ። ገመድ መጠቀም ታውቃለህ? ነው የዛሬ ጠየቀኝ ደግሞ ገመድ ልክ እንደየ እውነታው እጠቀማለሁ። ለምሳሌ ቤት ውስጥ ብዙ ጊዜ ልብስ አጥብና ልብሱን ለማድረቅ ስሞክር ገመድ ላይ ነው ማንጠለጥለው እና ገመድን ለምን ይጠቀማል ማነው? ልብሶች ለማድረግ ማነው? ከአንዱ ወደ አንዱ አስረውና መሃል ላይ ፀሀይ እንዳያገኘው አድርጌ እዛ ዛሬ ልጅን አስጠና። ልብሴ በቀላሉ ይደርቃል ማለት ነው። ጻይ ዘመን እና የመጀመሪያ ላይ ገመድ የምትጠቀመው ነገር ደግሞ ለምንድነው ለልብስ ማስጫ? እና ሁለተኛው ደግሞ ገመድ የትጠቀመው ለምሳሌ ለስፖርት መስሪያ ነው። በ በ በ ውስን ነው ውስን አድርጌ። ቋጠረውና እዛ አህን በቋጠርኩት እንደ ስፖርት ያደረኩኝ እንደ ሰምሶማ። አዘው ላይ ዝልዝልል ዝልዝልል እያደረኩኝ ገመዱን በእግሬ ስር እየተሳለፍኩ በበላይ በራሴ ስር በራሴ ላይ ያመጣው አሁንም በእግሬ ስር እያሾለኩ። ገመድ ዝለይ። ስፖርት እሰራለሁ ማነው? ለደም ሽርሽር ለተለያዩ ለሰውነት ክብደት ለመቀነስ ለሰውነት ቅርጽ ለተለያዩ ነገሮች ፍትህ መሪ አይነት ነው። የገመድ ዝላይ እና ገመድን ለ እንትን እጠቀመዋለሁ ለስፖርት መስሪያ። ሶስተኛ ደግሞ ገመድ የምጠቀመው ለምሳሌ ቤት አካባቢ ለምሳሌ ትራንጅ ነገሮችን ስሰራ ለምሳሌ ጎጆ ሲሰራ ብዙ ጊዜ ገመድ ነው። አሁን ጎጆ ሲሰራ እንጨቶችን ማገር አለ እንጨት አለ እንጨትና ማገሩ የምታያይ የዘው ገጠር አካባቢ ላይ ገመድ ጠቅመናል። ገመድ ደግሞ የተለያየ ደግሞ ህሊና ይገዛል ይገዛል ሻራ ይበላል አለ በበር የሚገዛ በሀበላዊ ምንገር ደግሞ ልጥ ይበል ነው። የምደመው አለ ከሆነ ዛፍ ላይ ተልጦ ቆዳው ወደ በውሃ ተዘብዝቦ እዛ ያንን ነገር ገምደውት። የሚጠቀሙት ማለት ነው። ልጥ ሶስተኛ ደግሞ የከብት ደግሞ አለ የከብት ቆዳን። ከብትን ካደረጉ በኋላ ስጋውን ተበሉ በኋላ ቆዳውን ደግሞ ተልትለው። ትናንሽ ትናንሽ ያደርገው አድርገው በቅቤ አላዘበውት እንደ ገመድ ይጠቀሙታል። እና እነዚህ አይነት ክምር ተጠቅመህ ምን እናደርጋለን ማነው? ቤት እንሰራለን ማለት ነው። ብዙ ጊዜ ጠንካራዎች የሚገዙት ናቸው ከሚገዙት ደግሞ ጠንካራ ደግሞ የቆዳ ነው። ብዙ የሚያነክል ቀንተራ ያልሆነው ግምር ደግሞ ምንድነው? የ እለቱ ነው የለበዚያን ያክል ጠንካራ አይባልም። ግን እና እንደዚህ አይነት ጠቀሟል ስለዚህ ለምን ጠቅሟል አለና ገመድም ለቤት መስሪያ እንጠቅመዋለን ማነው? ሌላኛው ገመድ ደግሞ የምንጠቀመው ነገር ለምሳሌ ለምሳሌ እንትን ስንሰራ። ስፖርት ለ በ እንትን ብንሰራ በ ግሩፕ ስንሰራ። ይሄ ለሁለት ይከፈልና ጉርፑ የኛ ጉርፕ የኛውን ጫፍ ግምር ይይዛል። ያኛው ጉረት ደግሞ የኛው ጫፍ ይይዝና እዛ ጎትቶ የጣለ ያሸነፈ እያለ እንደ ጨዋታም እንደ ቀልድም ማድረግ። የምንጠቀምበት የጨዋታ ዘር ነው እና የስፖርትም ዘር ነው። እና ያንን ነገር ለማድረግ ወይ የግብር ገመድ አስር ግማሽ ከዛ ገመዱን ዘን ነው የምንጎተው። እና ያንን ገመድ ለዚህ አይነት ሙያ ደግሞ እናውለዋለን ማለት ነው። ገመድ ከዚህ አንፃር ነው ያየው ከፍ እንዳደረገው ደግሞ ለምሳሌ የኤሌክትሪክ ገመድ አለ። የኤሌክትሪክ ገመድን እንድንጠቀመው ደግሞ ለምሳሌ መብራቶችን ለማስተላለፍ አምቦሎችን ለማስገባት በአባራን ማጥፋቶችን ወደ ሳሎን ስበል ለማስገባት ገመዶች ብትጠቀም አለ የሚሉትን የኤሌክትሪክ የቅድሙ ኤሌክትሪክ አስተላልፍም ዝም ብሎ ገመድ ነው። እኛ ደግሞ በመሃል ሽቦ ኤሌክትሪክ ነው የስተላልፍ አሉም ያለው ማለት ነው። እና ይሄን ከሆነ ደግሞ አሁን ያልኩት ማብራቶችን ምናምን ለማስተላለፍ ስቶፎችን ምናምን ነገር ለመቆጣጠር የተለያዩ ነገሮችን ለማድረግ የኤሌክትሪክ ነክ ነገሮችን ለመስራት። የገመዶችን እንጠቀማለን ማለት ነው። በጠቅሉ ገመድ እጠቀማለሁ ወይ ያልኩት አየህ? ጥቅም አለው። ጥቅም አማህ ነው የምላቸው አመሰግናለሁ። ደህና ቆዩልኝ።

ሰላም ጤና ይስጥልኝ የዛሬ ጥያቄ ደግሞ ጥፍረን ትቆጣለህ ወይ ነው የሚለው? እና አዎ ቆጣለሁ። ጥፍር መቁረጥ በጣም ጥሩ ነገር ነው ምክንያቱም ከጤና አንፃር ማለት ነው። አንድ ሰው ጥፍሩን ካልቆረጠ ጠፍር ውስጥ ቋሻ ይገባል ያን ቆሻሻ ደግሞ በሚመገብ ሰዓት ከመግቡ ጋር አውጥቶ ወደ ሆድ ውስጥ ይገባል ማለት ነው። ሆድ ውስጥ ተገባ ደግሞ ለብዙ በሽታዎች ይገለጣል። ያው እና እንደምናውቀው አንድ ሰው ለበሽታ ከተጋለጠ የመጀመሪያ ለህክምና ብዙ ወጪ ወጣል። አንድ እንደወጪ ሆኖ ስራዎች ይታጉልበታል ሰዎች ሳይሆን አይደለም ደግሞ ከፍ ስል ደግሞ ምናልባትም ታሞ ደግሞ የተሻለ ማለት ነው እና። ጤና ለመጠበቅ በህይወት ለመኖር ራሳችንን መንከባከብ እና ራሳችንን መጠበቅ አለብን ማለት ነው። ከዛ የምናክል ደግሞ አንዱ ምንድነው? ጠፍራችን ሲያደርግ ሲያደርግ መቆረጥ ማለት ነው። ይሄ ጥሩ ነገር ነው ለምሳሌ አንድ ሰው ጠፍሩን ከለቆ ወረቀ ቅድሙን ያደርጉት ለውስጥ ይገልጣል። በሁለተኛ ደግሞ ጠፍር መቁረጥ አንደኛ መልክ ነው። ለምሳሌ በጣም የሆነ እንደኛው እንደ ኢትዮጵያ ባህል ገጠረ ማካቤት ላይ ጥፍሩ በጣም ታደገ የሆነ ሰው የሰይጣን ምናምን ነው የሚባለው የሰይጣን ልጅ ምናምን ነው የሚባለው። እና ያንን ነገር ለማቋረጥ ወይም ደግሞ አለመሰደድ ሲባል እናደርጋለን ማንኛውንስ ጥፍሩን ቆርጠን ማለት ነው። በአካባቢው ሰው ተቀባይነት ለማግኘት እና የተለያዩ ነገሮች ለማግኘት አድርገን ጠፍርን እቆርጣለሁ። እና ጠፍሬም ቁርጥ ደግሞ ብዙ ጊዜ እኔ መቁረጫ አለ። የሚገዛው ጠፍር መቁረጫ አለ ቤሳም አለ በቤሳም ይቆረጣል ወይም ምላጭ ይባላል አማርኛ እሱ ብቻ አይደለም። በእንትን ይቆርጣል ለምሳሌ አሁን ብዙ ጊዜ አሁን በተለምዶ ብዙ ሰዎች በአፍ ቁርጣለሁ በአፍ ማለት ጠርሳ በጠርሳቸው ጥፍራቸውን ይቆርጣሉ ማነው? መጥፎ ነገር ነው ግን ያው እንደ ልማዱ ነው ሳይታበቃቸው ምናምን ይቆርጣል ማለት ነው ምናቸውም ጠፍራ ምናቸውን ጠፍራቸው ማለት ነው። እና ብዙ ጊዜ እኔ የምጠቀመው የ ጠፍር መቁረጫውን ነው። ምክንያቱም ቀለል ያለነው ይመቻል በደንብ አድርጎ ለማስተካከል ለመከርከም በተገይ መልኩ እንዲያምር ለማድረግ ያደርጋል። ግን ትንሽ ሳይድ ኢፌክት ወይ ደግሞ ማለት መጥፎ ወንድ ደግሞ ትንሽ ውድ ነው ሶስቱ አንፃር ማነው በጣም ብር ከፍ ይላል። ሁለተኛ ደግሞ እንጠቀም በምላጭ ነው ወይ ደግሞ በቢሳ ይሄ ደግሞ በጣም ስል ስለሆነ። ይቆርጥልኛል በስርዓቱ ግን የሆነ ነገር ሚስጥር ተፈጠርኩኝ ሰውነቴ ወይም እግሬ በከባድ የመቆርጥ እውነቴ ከፍተኛ ነው ላደጋ የመገለጥ እንትን ነው የሚሆን ቦታዬ ማንነቱን ሰውነቴ ቤተሰብ በጣም ስልስ ስል ስለሆነ ትንሽዬ ከነካኝ ወዲያው እደማለሁ ከደማው ደግሞ ያው ከባድ ነው የሚሆነው። ይሄ አይመከርም እኔ በጥርስ ደግሞ በጣም መጥፎ ነው ምክንያቱም እንደ ልብል ቢሆንም ግን በጣም መጥፎ ስለሆነ ያንን ነገር ባይጠቀሙ የተሻለ ይመስለኛል። እና እኔ ሞር ምክር የምሰጠው ጠፍርና የምንቆርጡት ጠፍር መቁረጫ በተዘጋጀ ከኢንዱስትሪ በተመረተ ቢሆን የበለጠ አሪፍ ምናምን ብዬ አስባለሁ። አመሰግናለሁ